ስራ አስኪያጅ ማለት ብዙ ጊዜ በመስሪያ ቤት ውስጥ የሚሰጥ ማዕረግ ነው። ስራ አስኪያጅ ማለት የተለያዩ የስራ ዘርፎች ይኖራሉ። በእያንዳንዱ ስራ ዘርፍ ዙሪያ የሚመደቡ ወይም ደግሞ በተቋም ውስጥ የሚመጡ ሰዎች ካሉ የእነሱን የስራ ሁኔታ የሚከታተል ምደባቸዉን ያሉበትን ቦታ ምን እንደሚያከናውኑ የትምህርት ክፍላቸውን የሙያቸውን እና የመሳሰሉትን ነገሮች የሚከታተል ወይም ደግሞ ሲመጡ የሚመራ ነው። ስለዚህ ለምሳሌ አንድ ድርጅት ውስጥ የሆነ ነገር ሲፈጠር ወይም ደግሞ የሚመደብ ወይም እዛ አካባቢ የሚሰራ ሰው ሲመጣ ስራ አስኪያጁን አግኙት ይባላል። ስለዚህ ስራ አስኪያጅ ማለት በነገራችን ላይ ስራ ያው የምንሰራው ስራ እንዳለ ከጀርባ የሚያሳይ ነው አስኪያጅ የሚለው ቃል ግን ስራውን እንዲይዙ ወይም እንዲሰሩ የሚያደርግ ፋሲሊቴት የሚያደርግ ነገሮችን የሚያሟላ ለማለት ነው። ስለዚህ ስራ አስኪያጅ ማለት በአንድ ተቋም ውስጥ ከፍተኛ ቦታ ያለው ሆኖ ከሰው ሀይሉ ጋር አንድ ላይ ሆኖ የሚሰራው ወይም የሰው ሀይሉን የሚያይ ጎዶሎውን የሚያይ፣ ክፍተቱን የሚያይ፣ ነገሮችን የሚያጠናክር፣ ድርጅቱ ስራውን በአግባቡ ማከናወን እንዲችል ነገሮችን የሚያመቻች ነው። ስለዚህ ለአንድ ተቋም ወይም ለአንድ ድርጅት ስራ አስኪያጅ የሚባለው በዋናነት ከስራዎቹ ጋራ የተያያዙ ነገሮችን በስርዓት፣ በጤነኛ መልኩ እንዲካሄዱ የሚያደርግ ሰው ነው ማለት ነው። ለምሳሌ እኔ ምሰራበት ድርጅት ውስጥ ስራ አስኪያጅ አለው። ስራ አስኪያጁ በሙሉ በተቋሙ ውስጥ የሚሰሩ ሰራተኞችን በሙሉ በምን አይነት ሁኔታ ላይ እንዳሉ፣ ምን አይነት የትምህርት ዝግጅት እንዳላቸው፣ በእያንዳንዱ የስራ ዘርፍ ምን ያክል ሰዎች እንደተመደቡ፣ ምን ያክል ሰዎች እንደሚያስፈልጉ፣ ምን ያክል ሰዎች ከዚህ በኋላ መቀጠር እንዳለባቸው፣ እንዲሁም ትርፍ ሰዎች ያሉባቸውን የስራ መስኮች ለይቶ የተለያዩ ጉዳዮችን መፈጸም እንዲችሉ ማድረግ ነው። ስለዚህ የስራ አስኪያጅ ምን ያክል ስራ አለ? ምን ያክል ደግሞ ስራውን ማከናወን የሚችሉ ሰዎች አሉ? ስራውንና ሰዎቹ ተመጣጥኗል ወይ? ሚጎል ነገር አለ ወይ መስተካከል ያለበት ነገር አለ ወይ? ሚለውን የሚያይ ነው ማለት ነው። ለምሳሌ አንድ የተቀጠረ ሰራተኛ ሲሰራ ቆይቶ በሆነ አጋጣሚ ከስራው ቢወጣ በትክክል ቶሎ ብሎ በስራ አስኪያጁ በኩል ቅጥር እንዲወጣ ይደረግና ስራውን የስራው ስራው ላይ ክፍተት እንዳይፈጠር በሌላ ሰው ተተክቶ የሚሰራበት አጋጣሚ እንዲፈጠር ይደረጋል ማለት ነው። ስለዚህ ስራ አስኪያጅ በጣም ወሳኝና ለአንድ ድርጅት አስፈላጊ የሆነ የስራ ቦታ የስራ ፖዚሽን ነው ማለት ነው። እዛ ላይ የሚቀጠረው ሰው በትክክል ልምድ ያለው ብዙ ነገሮችን በአግባቡ ማከናወን የሚችል ፈጣንና ስራ እንዳይጎዳ የራሱን ከፍተኛ የሆነ አስተዋጽኦና ጥረት አድርጎ ስራው በአግባቡ እንዲከናወን የሚያደርግ ነው። ስለዚህ ስራ አስኪያጅ የሚለውን ቃል ቀጥታ ከሰዎች ጋር በአንድ ስራ ውስጥ ሊመደቡ የሚችሉ ሰዎች ወይም የስራ ሀይል ደግሞ ስራውን የሚያከናውኑ ግለሰቦች ጋር ቀጥታ የተያያዘ ነው ማለት ነው። ስለዚህ የስራ አስኪያጁ ዋና ተግባር የሚሆነው ምን ያክል ስራ እንዳለና በዛ ዙሪያ ምን ያክል ሰዎች ስራውን ማከናወን እንዳለባቸው በትክክል በእቅዱ መሰረት መምራት የሚችል ነው ማለት ነው። ስለዚህ ስራ አስኪያጅ ማለት ሰው ነው። እያንዳንዱን ተግባር በአግባቡ የሚከታተል፣ ስራው በአግባቡ መስራቱን የሚከታተል፣ ለስራው አስፈላጊ የሆኑ ሰዎች መመደባቸውን የሚከታተል፣ በትክክለኛው ሙያቸው ተቀጥረው ስራቸውን እያከናወኑ እንደሆኑ የሚከታተል፣ ግለሰብ ወይም ሰው ነው ማለት ነው። ስለዚህ እንደ አጠቃላይ የሰው ሀይሉን ወይም የሰው ሀብቱን የሚቆጣጠር ነው ማለት ነው። ስለዚህ ስራ አስኪያጅ ማለት ይሄ ነው።

ብዙ ምግቦች አሉ ወይ? የምናውቃቸው ብዙ አይነት ምግቦች አሉ ከምናውቃቸው ምግቦች መካከል። ያው እንደምናውቀው የፍራፍሬ ፓርት አለ። የቅጠላ ቅጠል ፓርት አለ የጥራጥሬ ፓርት አለ። የስጋና የእንቁላል እንዲሁም የወተት ፓርት አለ። ስለዚህ የፕሮቲን የምናገኝባቸው ካርቦሃይድሬት የምናገኝባቸው እንዲሁም የተለያዩ የምግብ ጥቅሞችን የምናገኝባቸው የተለያዩ የምግብ አይነቶች አሉ። ከእነዚህ መካከል ፍራፍሬ አንዱ ነው። እንደሚታወቀው ፍራፍሬ ስንል በውስጡ ብዙ አይነት ነገሮችን የያዘ ነው። ለምሳሌ እኔ ከፍራፍሬ ሙዝን ልወድ እችላለሁ። የሆነ ሰው ደግሞ ከፍራፍሬ ማንጎን ሊወድ ይችላል። ልጆች ደግሞ ከፍራፍሬ ብርቱካንን ሊወዱ ይችላሉ ፕሪም አለ። ጊሽጣ አለ። አቡካዱ አለ። ፓፓያ አለ። አፕል አለ። ሌሎችም የፍራፍሬ ዘሮች አሉ። ስለዚህ ፍራፍሬ የምግብ አይነት ሲሆን ተፈጥሮአዊ የሆነ ምግብ ነው። ተፈጥሮአዊ የሆነ ምግብ ነው ስንል ፍራፍሬን የምንለቅመው ከዛፍ ላይ ነው። ስለዚህ ከዛፍ ላይ ለቅመን ለምግብነት ፍጆታ እናውለዋለን ማለት ነው። በተለይ በተለይ ፍራፍሬን ከዛፉ ላይ ማግኘት የምንችል ከሆነ እና ሳይውል ሳያድር ሳይሰነብት መጠቀም የምንችል ከሆነ ከፍራፍሬ ማግኘት የሚገባንን ምግብ ጥቅም ማግኘት እንችላለን ማለት ነው። ስለዚህ ፍራፍሬ ለጤናችን በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። ፍራፍሬ ለጤናችን ከሚሰጠን ጥቅም አንዱ በሽታን መከላ የመከላከል አቅማችንን እንዲጨምር ያደርጋል። ሌላው ፍራፍሬ የበሽታ የመከላከል አቅም ብቻ ሳይሆን የተለያዩ ቫይታሚኖችን ይሰጠናል። ቫይታሚን ኤ ቫይታሚን ቢ ቫይታሚን ሲ ቫይታሚን ዲ ሌሎችንም ቫይታሚኖች ከፍራፍሬ በቀላሉ ማግኘት የምንችልባቸው አጋጣሚዎች አሉ ማለት ነው። ስለዚህ ፍራፍሬ በጣም አስፈላጊ እና ለጤናችን በጣም ወሳኝ ነገር ነው። በተለይ በተለይ ለህፃናት ፍራፍሬ በጣም አስፈላጊ ነገር ነው። ለህፃናት ፍራፍሬ አስፈላጊ ነው ስንል ከተወለዱ በኋላ መመገብ ብቻ ሳይሆን በእናታቸው ሆድ ውስጥ እያሉም ፍራፍሬ ማግኘት መቻል አለባቸው። ለምሳሌ በእናታቸው ሆድ ውስጥ እያሉ ቢያገኙ ጥሩ የሆኑ ፍራፍሬዎች እንደነ አቮካዶ እንደነ ብርቱካን እንደነ ሙዝ እንደነ ፓፓያ እንደነ መንደሪን እንደነ ጊሽጣ እንደነ አሙካና የመሳሰሉ ፍራፍሬዎችን መጥቀስ ይቻላል። ስለዚህ የህፃናት ፍራፍሬን አግኝተው ቢያድጉ ለአስተሳሰባቸውም እንዲሁም ደግሞ ህይወታቸውን የወደፊት ህይወታቸውን ለማቃናት ወይም ለማስተካከል በጣም አስፈላጊ ነው። በተለይ አፕል እና አቡካዶ በደንብ ቢያገኙ ለጤናቸው በጣም ጠቃሚ እንደሆነ መረዳት እንችላለን ማለት ነው። ስለዚህ አቡካዶ በጣም ወሳኝ እና አስፈላጊ ነገር ነው። ከተወለዱ በኋላም ማግኘት ከሚገባቸው ፍራፍሬ መካከል አንዱ አቡካዶ ነው። ምክንያቱም የአስተሳሰብ አቅማቸውን ይጨምራል ጠንካሮች እንዲሆኑ ያደርጋቸዋል። እንደሚባለው ከሆነ እኔ አላውቅም በርግጥ ግን ሳይንሱ ይላል ብሎ ሰዎች እንደሚያወሩት ከሆነ አንድ አቮካዱ የሰባት እንቁላልን አቅም የሚተካ ነው ይላሉ። ስለዚህ አንድ ህፃን አቮካዶ ቢበላ ምን ያክል ሊጠቀም እንደሚችል መገመት በጣም ቀላል ነው የሚሆነው ማለት ነው። ስለዚህ ፍራፍሬን አዘውትረን መመገብ ለጤናችን በጣም አስፈላጊ ነው በሽታ ለመከላከል አስፈላጊ ነው። እንዲሁም ሰውነታችንን በጥሩ ሁኔታ ለመገንባት አስፈላጊ ነው። ምክንያቱም ፍራፍሬ ከኮሌስትሮል ነፃ ናቸው ተፈጥሮአዊ የሆነ ጥቅም ነው ያላቸው። የሚቀቀሉ ወይም የሚበስሉ ምን የሚሉ አይደሉም። ስለዚህ ቀጥታ ተክሉ የሰጠንን ወይም ፍሬው የሰጠንን ጥቅም በቀላሉ ማግኘት እንችላለን ማለት ነው። ብዙ ጊዜ የሚበስሉ ምግቦች ተፈጥሮ ከሰጠን ነገር ላይ አቅሙን ይቀንሳል። ለምሳሌ ጎመን በምንበላበት ጊዜ ከቅጠላ ቅጠል ስንመገብ እሳት ስለምናስመታው ጎመኑ ላይ ያለው ለሰውነታችን የሚጠቅመው ነገር እየቀነሰ አቅሙ እየወረደ ይሄዳል ማለት ነው። ስለዚህ ማብሰል ያን ያን ያክል የምንመገበውን ነገር አቅሙን ወይም ሊሰጥ የሚችለውን ጥቅም ይቀንሰዋል ማለት ነው። ለዚህም ነው ፍራፍሬ ከተለያዩ ከሌሎች ምግቦች ሁሉ የተሻለ ለሰው ልጅ ጥቅም ይሰጣል ብለን ማውራት የምንችለው ማለት ነው። ምክንያቱም ቅድም እንዳልኩት ፍራፍሬን የምንጠቀመው ቀጥታ ከዛፉ ላይ አውርደን አምጥተን ነው። በርግጥ በአሁኑ ዘመን ሰዎች በጣም እየሳሱ ንግዱን ብቻ እያሰቡ ስለሆነ ከዛፍ ላይ የወረደን ፍራፍሬ ቀጥታ ከማብላት ወይም ዛፉ ላይ በስሎ ከማውረድ ይልቅ ቀድሞ አውርዶ አፍኖ የማብሰል ነገር አለ እሱ እንደኔ እንደኔ ስህተት ነው። ምክንያቱም ሳይንሱ እንደሚለው የተለያዩ መጽሐፎች ላይም እንዳነበብኩት አንድ የፍራፍሬ ፓርት ወይም የፍራፍሬ የፍራፍሬ ነገር ከዛፉ በወረደ በአርባ ስምት ሰዓት ውስጥ ለጥቅም መዋል አለበት። ከዛ በኋላ ግን የሆድ መሙያ ነው የሚሆነው እንጂ ከፍራፍሬው ማግኘት የሚገባንን ጥቅም ማግኘት አንችልም ማለት ነው። ስለዚህ ፍራፍሬም በሰአቱ መመገብ ይጠበቅብናል። ሰዓቱ ደግሞ የቱ ነው? ከተቆረጠ እስከ ሃያ አራት ሰዓት ማለት ነው። ያ ማለት ይሄ የሚያሳየው አንድ ፍራፍሬ ወይም አንድ ሙዝ መብሰል ያለበት ዛፉ ላይ እንጂ ከዛፉ ወርዶ በተለያዩ ኬሚካሎች ታሽጎ አይደለም። መብሰል ያለበት። ስለዚህ ከፍራፍሬ ማግኘት ያለብንን ጥቅም እንድናገኝ በአጭር ጊዜ ከተቆረጠ በአጭር ጊዜ ውስጥ ለምግብነት መዋል አለበት። ማለት ነው

ሰው እርዳታ እፈልጋለሁ ሲል የተቸገረበት ጉዳይ አለ ማለት ነው። ስለዚህ ሰው ነንና የተለያዩ ቦታዎች ሄደን ብዙ እርዳታዎችን ልንጠይቅ እንችላለን። ለምሳሌ ማንኛውም ሰው እየሞላለትም ሰው ሊሆን ይችላል እኮ የሆነ ቦታ ላይ በሆነ ሰዓት እርዳታ የሚፈልግበት ጊዜ አለ። ለምሳሌ ሀብታም የሆነ ሰው ገቢዎች አካባቢ ሄዶ የግብር ሊያስገባ ወይም ግብር ሊከፍል ገቢዎች አካባቢ ሄዶ አሰራሩን ላያውቀው ይችላል። መጀመሪያ የት መሄድ እንዳለበት ላያውቅ ይችላል። ከየት ጀምሮ ነገሮችን ማስፈጸም እንዳለበት እና የቱ ጋር መጨረስ እንዳለበት ላያውቅ ይችላል። ስለዚህ በዛ በመስሪያ ቤቱ ወይም በገቢዎች አካባቢ ያሉ ሰዎች የሚሰጡትን እርዳታ ሊፈልግ ይችላል ማለት ነው። ስለዚህ እዛ አካባቢ ያሉት ሰዎች ይሄን ሰውዬ ያግዙታል ወይም ይረዱታል ማለት ነው። ወይም ደግሞ የነሱን እርዳታ እንደሚፈልግ ይጠይቃችኋል ማለት ነው። እርዳታ እፈልጋለሁ ብሎ ሊጠይቅ ይችላል ማለት ነው። ስለዚህ እርዳታን በብዙ አይነት መልኩ ልንፈልግ እንችላለን። ሌላው አሁን የተናገርኩት ምሳሌ ምናልባት ሀብታም ሰው እንኳን ቢሆን እርዳታ የማይፈልግ ሰው የለም ለማለት ነው። ለምሳሌ ደሃ ሰው ቢሆን ደግሞ የሰዎችን እርዳታ ሊፈልግ ይችላል ምናልባት ለእለት የሚበላው ቁርስ ላይኖረው ይችላል የሚለብሰው ልብስ ላይኖር ይችላል። እንዲሁም የሚያድርበት ቦታ ላይኖረው ይችላል ስለዚህ እነዚህን ጉዳዮች እንዲፈጸሙለት ወይም የነዚህን ነገሮች እንዲያገኝ እርዳታን ሊፈልግ ይችላል ማለት ነው። ስለዚህ እርዳታን በብዙ አይነት መልኩ በተለያየ አቅጣጫ ልንፈልግ እንችላለን ማለት ነው። ደሃ መሆንን ሀብታም መሆንን እዚች ምድር ላይ እስከኖርን ድረስ እርዳታ የምንፈልግባቸው ቀኖች ብዙ ናቸው። ስለዚህ እርዳታ በብዙ አይነት መልኩ ከብዙ ቦታ ሊገኝ ይችላል ማለት ነው። ለምሳሌ አንድ ሰው ተማሪ ቢሆንና ነገሮችን በቀላሉ የመረዳት ችግር ቢኖርበት እና ከጓደኞቹ የተለያዩ ነገሮችን ቢፈልግ ያ እርዳታ ይፈልጋል ማለት ነው። ስለዚህ እርዳታን እፈልጋለሁ እርዳታችሁ ስለሚያስፈልገኝ እርዳታ ስጡኝ ብሎ እርዳታ ሊጠይቅ ይችላል ማለት ነው። ስለዚህ እርዳታ እፈልጋለሁ ማለት ከሰዎች ልናገኝ የምንችለውን ችሮታ ማግኘት መቻል ነው። አንዱ ሁለተኛው ደግሞ ሰዎች ለኛ የሚያመለክቱን የሚያሳዩን ነገር ካለ ከእነሱ የምንጠይቀው ነገር ነው። ስለዚህ እርዳታን እፈልጋለሁ ማለት እነዚህ ነገሮችን ይመለከታል ማለት ነው።

ይቅርታ ለሚያስፈልገው ይቅርታ መጠየቅ አስፈላጊ ነው ብዬ አምናለሁ ብዙ ጊዜ ግን ይቅርታ መጠየቅ ማያስፈልገን ከሆነ ይቅርታ መጠየቅ ይኖርብናል ብዬ አላስብም። ምክንያቱም አንዳንዴ ተበድለን ይቅርታ ስንጠይቅ ከዛ በኋላ ነገሮች ላያምሩ ይችላሉ። ስለዚህ ይቅርታ መጠየቅ ያን ያክል አስፈላጊ ማይሆንባቸው ቦታዎች አሉ። ነገር ግን እንደ አጠቃላይ ይቅርታ መጠየቅ በጣም አስፈላጊና ጤነኛ ነገር ነው። ለምሳሌ ብዙ ጊዜ ከሰዎች ጋር የምንጋጭባቸው አጋጣሚዎች ይኖራሉ። ከተጋጨን በኋላ ግን ፀባችን ማደር መዋል የለበትም ቶሎ በይቅርታም መፈታት መቻል አለበት። ያ ማለት ማዕከላችን ገብተው ሊያስታርቁን ወይም ደግሞ ሊያቀራርቡን ሚፈልጉ ሰዎች መገሰጽ ያለባቸውን ገስጸው ያ ማለት ጥፋተኛውን ገስጸው የተበደለውንም ደግሞ አይዞህ ብለው ሁለቱን ማቀራረብ እና እርስ በእርስ ይቅርታ እንዲጠያይቁ ማድረግ በጣም አስፈላጊ ነው። የእግዜርም ጉዳይ ነው። በነገራችን ላይ ይቅርታ ላይ ጎበዝ መሆን መቻል አለብን። ይቅር አለም ማለት ከጭንቅላታችን ውስጥ ያለው ጥሩ ያልሆነ አስተሳሰብ መወገድ ይችላል ማለት ነው። ስለዚህ ይቅርታ መጠየቅ በጣም አስፈላጊ እና ጠቃሚ ነገር ነው ማለት ነው። በነገራችን ላይ አንዳንዴ ይቅርታ መጠየቅ ጎጂ የሚሆንበት ጊዜ አለ። አንድ ሰው በድሎን ይቅርታ ምንጠይቀው ከሆነ ምናልባት በደሉን በሚቀጥለው ጊዜም ሊደግመው ይችላል። ላይጠነቀቅ ይችላል። በደሉን ማሳየት ማሳወቅ ጥፋቱ የሱ እንደሆነ ማሳወቅ ያስፈልጋል። ከዛ በኋላ ግን ዋናው ነገር ይቅርታ መተያየቁ ስለሆነ ይቅርታ መተያየቁ በጣም አስፈላጊ ነገር ነው ብዬ አምናለሁ። ከዛ ባሻገር ግን አንዳንዴ ይቅርታን ተገን አድርገው ልክ እኛ እንደበደልን አድርገው ሌሎች ካሳዎችን ሚፈልጉ ወይም ደግሞ ነጥብ ማስጣያ አርገው ከሰው ከሰዎች ጋር እንድንጣላ ከሰዎች ጋር ጥሩ ነገር እንዳይኖረን ፀብ አጫሪ እንደሆንን አርገው ሚያስገምቱን ሰዎች አሉ። እነዛ አይነት ሰዎችን መጠንቀቅ ያስፈልጋል። ይቅርታ መጠየቅ ካለብን በማስተዋል በጥንቃቄ ነው መሆን ያለበት እንጂ ዝም ብለን ከመሬት ተነስተን ይቅርታ መጠየቅ መቻል አለብን ብዬ አላምንም አንዳንዴ እምቢ ማለት ማስፈላጊ ነው ብዬ አምናለሁ። ስለዚህ ይቅርታ ጠይቀን ነገሮችን መፍታት ጥሩ ነገር ሆኖ እያለ ሰዎች ግን በእኛ እኛን መጠቀሚያ ሊያደርጉን ካሰቡና ይቅርታ መጠየቃችንን እንደ ጥፋተኛ ሊያስቆጥሩብን ከሆነ ጥንቃቄ ማድረግ ያስፈልገናል ብዬ አምናለሁ። ስለዚህ ይቅርታ መጠየቅ ጥሩ ነገር ነው። ግን በትክክለኛው ቦታና ሰዓት ሲሆን የበለጠ ጥሩ ይሆናል ማለት ነው።

ገበያ ማለት የመገበያያ ቦታ ነው። ስለዚህ ገበያ ውስጥ ሻጭና ገዢ አሉ ማለት ነው። ስለዚህ ገበያ ውስጥ ስንሄድ የሚሸጥ ሰው አለ እንዲሁም ደግሞ የሚገዛ ሰው አለ። እኛም ገበያ የምንሄድበት ምክንያት ምናልባት አንዳንዴ የገበያውን ሁኔታ ለመታዘብ ካልሆነ በስተቀር ብዙ ጊዜ ወደ ገበያ የምንሄደው ምንገዛው ነገር ሲኖረን ነው። ጫጫታም አለው ትንሽ የሚከብድም ነገር አለው አቧራም አለው። ስለዚህ ወደ ገበያ የምንሄድበት ምክንያት ለምቾት ሊሆን አይችልም የምንገዛቸውን ነገሮች ገዝተን ቶሎ ለመውጣት ነው ማለት ነው። ስለዚህ ገበያ ውስጥ በጣም ብዙ ነገሮችን እናገኛለን። የሚበሉ ነገሮችን እንገዛለን የንጽህና መጠበቂያዎችን እንገዛለን ለምሳሌ ዶሮዎች ልንገዛ እንችላለን በጎች ልንገዛ እንችላለን። ማንኛውንም የሚሸጥ ነገር ከገበያ ልንገዛ እንችላለን ስለዚህ ገበያም ምሄ ምንሄድበት ዋናው ትልቁ ምክንያት መግዛት የሚገባን ነገር ለመግዛት ነው። ነጋዴው ደግሞ ወደ ገበያ የሚሄድበት ትልቁ ምክንያት የሚሸጣቸውን ነገሮች ይዞ ነው። ነጋዴው ብቻ አይደለም በነገራችን ላይ ወደ ገበያ የሚሄደው ነጋዴ ያልሆነው ገበሬውም ያለውን ነገር ሸጦ በሸጠው ነገር የሚፈልጋቸውን ነገር ሸምቶ ወደ ቤቱ ለመሄድ ወደ ገበያ ይሄዳል ማለት ነው። ስለዚህ ገበያ ሁላችንም የምንገበያይበት የምንለውጥበት የምንሸጥበት ቦታ ነው ማለት ነው። ሌላው ብዙ ብዙ ጊዜ ገበያ ውስጥ ከምንሸጠው ከምንለውጠው ነገር ባሻገር የተለያዩ እቃዎችን የሚጠግኑ ሰዎችንም እናገኛለን ለምሳሌ ብረትድስት የሚጠግኑ ሌላ ደግሞ ዣንጥላ የሚጠግኑ ከዛ ባሻገር ማንደጃዎችን የሚሰሩ የተበላሹ የኤሌክትሪክ ምጣዶችን የሚጠግኑ ሰዎችን ገበያ ውስጥ እናገኛለን። ስለዚህ ገበያ ውስጥ በጣም ብዙ አይነት ጥቅሞች ወይም ግልጋሎቶች ነው የምናገኘው በእነዚህ ጥቅሞች ወይም ግልጋሎቶች አማካኝነት የምንፈልጋቸውን ነገሮች መገልገል እና መግዛት መሸጥ መለወጥ እንችላለን ማለት ነው። ስለዚህ ገበያ በጣም ወሳኝ ነገር ነው። ገበያ ባይኖር ሻጭና ገዢ በቀላሉ መገናኘት አይችልም። የትራንስፖርት አገልግሎትን በቀላሉ ማግኘት አንችልም የት የምንገዛውን ነገር የት እንደምናገኝ የማናውቅ ከሆነ በቀላሉ ሄድን መግዛት አንችልም ማለት ነው። ስለዚህ ገበያ በጣም ወሳኝ ነገር እና የምንፈልጋቸውን ነገሮች በሙሉ በህብረት ተሰብስበው የምናገኝበት እና የምንፈልጋቸውን ነገሮች በአንድ ጊዜ ብዙ ነገሮችን ገዝተን መሄድ የሚያስችለን አይነት ቦታ ነው ማለት ነው። ስለዚህ ገበያ የሚሰጠውን የእናት ልጅ አትሰጥም ይባላል በነገራችን ላይ ምክንያቱም የእናት ልጅ ያላትን ነገር ነው ምትሰጥን እንጂ ሌላ ተጨማሪ ነገር ልታገኝ አትችልም። ገበያ ሄደን ግን የምናጣው ነገር አይኖርም ሁሉም ለየራሱ መሸጫ ቦታ ይኖረዋል። ስለዚህ የምንፈልገውን ነገር በሙሉ ከምንፈልግበት ቦታ ሄደን በቀላሉ መሸመት እንችላለን ማለት ነው። ስለዚህ ገበያን በዚህ መልኩ መመልከት እንችላለን።

ስሜ ነው። ስንል ለምሳሌ መጠሪያ የሆነ የራሳችን የሆነ ስያሜ ይኖረናል ስለዚህ የሆነ ሰው የራሳችንን ስም መጠሪያችንን ምንድነው? ብሎ ሊጠይቀን ይችላል። ለምሳሌ አንዳንዱ ስም ትርጓሜውን የማናውቃቸው ስያሜዎች ወይም ስሞች ይኖራሉ። ስለዚህ ለምሳሌ አንድ ሰው ስምህ ማነው? ብሎ ሲጠይቀን የምንናገረው ስም እንዳለ ሆኖ ስማችን ሲጠራ ሰምቶ ግን የስሙን ትርጓሜ ላያውቀው ይችላል። ስለዚህ ለምሳሌ ታደለ ማነው? ብሎ ቢጠይቀኝ ታደለ ማለት ስሜ ነው ልል እችላለሁ። ስሜ መሆኑን ከተናገርኩ በኋላ ስለ ትርጓሜው ሊጠይቀኝ ይችላል። ስለዚህ ታደለ ማለት እንደዚህ እንደዚህ አይነት እንደዚህ እንደዚህ አይነት ስያሜ ያለው የኔ መጠሪያ ስሜ ነው ልል እችላለሁ ማለት ነው። ስለዚህ ስሜ ነው የሚለውን ቃል ወይም ስሜ ነው የሚለውን ግማሽ አረፍተ ነገር በዚህ መልኩ ልንጠቀምበት እንችላለን ወይም ደግሞ ልንገልጸው እንችላለን ማለት ነው። ስለዚህ መጠሪያችን ነው። ስሜ ስሜ ነው የምንለው መጠሪያችን መገለጫችን የሆነን ስያሜ ነው። ምናልባት ይህንን ስም እናትና አባቶቻችን ቤተሰቦቻችን ወይም ደግሞ የቤተሰብ አባላት ጎረቤቶቻችን ወይም ደግሞ የክርስትና አባታችን ያወጣልን ስም ሊሆን ይችላል። እንደ አጭሩ ግን በአጭሩ ግን ስም ማለት ስያሜ መጠሪያ ልንጠራበት የምንችልበት ነገር ነው ማለት ነው።

ትናንት ማለት ከዛሬ በፊት የነበረ ቀን ነው። ስለዚህ ያለፈን ቀን ለመግለጽ ወይም ደግሞ አንድ ቀን ያለፍነውን ቀን ለመግለጽ ትናንት የሚልን ቃል እንጠቀማለን ማለት ነው። ለምሳሌ ዛሬ ቀኑ 23 ነው። በእኛ በኢትዮጵያውያን 23 ነው ስለዚህ ትናንት ብለን የምናወራው 22 ሁለት ቀንን ነው ማለት ነው። ወይም ደግሞ ዛሬ ቅዳሜ ነው ስለዚህ አርብን ትላንት እንለዋለን ማለት ነው። ስለዚህ ቀኖችን እንደምናውቃቸው ሰኞ ማክሰኞ እሮብ ሀሙስ አርብ ቅዳሜ እሁድ ብለን በሰባት ሰባት ቀኖች አሉ። በሳምንቱ ውስጥ እነዚህን ቀናት በስያሜ ደረጃ ከያዝን ሰኞ ላይ ካለን ከሰኞ በፊት ያለው እሁድ ነው ስለዚህ እሁድ ትናንት ይባላል። ማለት ነው ወይም ዛሬ ቅድም እንዳልኩት ቅዳሜ ላይ ነው ያለነው ስለዚህ ትናንት ብለን የምናወራው አርብን ነው ማለት ነው። ስለዚህ ትናንት ማለት አንድ ቀን ከአንድ ቀን በፊት የነበረው ቀን ማለት ነው። ስለዚህ ትላንት የሚለው ቃል ቀንን የሚገልጽ ነው። ከቀንም ደግሞ ከአሁን ካለንበት ቀን አንድ ቀን ቀድሞ ያለውን ቀን ማለት ነው። ስለዚህ ትናንት የሚለው ቃል በዚህ ሊገለጽ ይችላል። ለምሳሌ እኔ ትላንትና ብዙ ተግባራትን አከናውኛለሁ ለዛሬ የሚጠቅሙኝን ተግባራት ትናንት ያከናወንኳቸው ተግባራት አሉ። ያ ማለት የሚቀጥሉ ብዙ ስራዎች የሚኖሩን ከሆነ ስራችን ትናንት የተጀመረ ሊሆን ይችላል። ትናንት የተጀመረው ስራ ግን ዛሬ ይቀጥላል። ምናልባት ዛሬ የማያልቅ ከሆነም ነገ ይቀጥላል ማለት ነው። ስለዚህ ትናንት ማለት ዛሬ ካለንበት ቀን አንድ ቀን ቀድሞ ያለቀን ነው ማለት ነው። ይሄንን ማለት እንችላለን።

ማዳመጥ ማለት ሰዎች የሚነግሩንን ነገር ከሰማን በኋላ ወደ ልቦናችን ማስቀመጥ ወይም ደግሞ በደንብ መረዳት መቻል ማለት ነው። ማዳመጥ ከመስማት የተሻለ ነው። መስማት የትኛውንም ድምጽ ከርቀት ልንሰማ እንችላለን። ሰው ሲያጉረመርም ልንሰማ እንችላለን ነገር ግን ማዳመጥ ማለት ነገሩን በደንብ መረዳት፣ ማጥናት፣ ማወቅ፣ ልብ ውስጥ ማስቀመጥ ማለት ነው። ለምሳሌ ብዙ ጊዜ አባቶቻችን ብዙ አይነት ምክሮችን ይመክሩናል። ብዙ ጊዜ ግን እኛ ማዳመጥ ሳይሆን መስማት ላይ ትኩረት እናደርጋለን። እንሰማና ምናልባትም ከሰዎቹ ርቀን ከሄድን በኋላ ሙሉ በሙሉ በሀሳባችን ላይኖር ልንረሳው እንችላለን። በማዳመጥ ግን በትክክል ካዳመጥነው የተባለውን ነገር እያንዳንዱን የሚያስተላልፈውን ሙሉ መልእክት ተቀብለን በአእምሮአችን ውስጥ ልናስቀምጠውና ለወደፊትም ልንጠቀምበት እንችላለን። ስለዚህ ማዳመጥ ትልቅ አቅም ያለው ነገር ነው። በነገራችን ላይ ብዙ ጊዜ እኛ ሰዎች ስንባል ለቋንቋ በጣም ቅርብ ነን፤ ቅርብ እንደመሆናችን መጠን ሰዎች የሚናገሩትን ነገር ማዳመጥ እና ነገሮችን መገንዘብ ላይ ጠንካሮች ነን። ስለዚህ አንዱ የቋንቋን ማወቅ ሚስጥሩ ወይም ደግሞ እንደምናውቅ የምናረጋግጥበት ነገር የሆነን ቋንቋ ማዳመጥ መቻል ነው። ስለዚህ ያንን ቋንቋ ማዳመጥ ቻልኩ ማለት ያንን ቋንቋ እችለዋለሁ ማለት ነው ከዛ ባሻገር እንደሚታወቀው መናገር መቻል፤ ማዳመጥ መቻል የተባለውን ነገር እያንዳንዱን የሚያስተላልፈውን ሙሉ መልእክት ተቀብለን በአእምሮአችን ውስጥ ልናስቀምጠውና ለወደፊትም ልንጠቀምበት እንችላለን። ስለዚህ ማዳመጥ ትልቅ አቅም ያለው ነገር ነው። በነገራችን ላይ የተባልነውን ወይም ደግሞ የተነገረንን ነገር ሰምተን የሰማነዉን ነገር ተባራዊ እንድናደርገው ወይም ደግሞ አስፈላጊ ሆኖ ሲገኝ መጠቀም እንድንችል በህዝነ ልቦናችን ማስቀመጥ ማለት ነው። ስለዚህ አንድ ሰው ያዳመጠውን ነገር ሊረሳው አይችልም ወይም ደግሞ ያንን ያዳመጠውን ነገር የመጠቀም እድሉ በጣም ሰፊ ነው ማለት ነው። ነገር ግን መስማት ከሆነ ለምሳሌ ሙዚቃ ልንሰማ እንችላለን፤ ለምሳሌ ውሻ ሲጮህ ልንሰማ እንችላለን፤ ለምሳሌ ሰዎች ሲያወሩ ልንሰማ እንችላለን። ነገር ግን ትኩረት ያልሰጠነው መስማት ልሆን ስለሚችል ከማዳመጥ ጋር እኩል ልሆን አይችልም። ስለዚህ ማዳመጥ ማለት ሰው የሚለውን ነገር መስማት፤ ከሰማን ቦኋላ ወደ ተግባር መግባት መቻል ወይም ደግሞ ተግባራዊ ለማድረግ ዝግጁ መሆን በአእምሯችን የሰማነውን ነገር ማስቀመጥ መቻል ነው ማዳመጥ ማለት። ስለዚህ ማዳመጥን በዚህ መልኩ ልንገልጸው እንድምንችል ማሳወቅ እፈልጋለው ማለት ነው።

ብዙ ጊዜ ፖስታ እንልካለን እንላላካለን ስለዚህ ደረሰኝ የሚል መልእክት ለጓደኞቻችን የምንልክባቸው ጊዜዎች ይኖራሉ። ለምሳሌ የዩኒቨርሲቲ ተማሪ እያለን ለቤተሰቦቻችን ፖስታ እንልካለን ቤተሰቦቻችንም ለእኛ ፖስታ ይልኩልናል ስለዚህ መልእክቱ እንደደረሰኝና እንዳልደረሰኝ ማረጋገጥ መቻል አለብኝ። ለምሳሌ አባቴ ለኔ ፖስታ ልኮልኝ ወይም ደብዳቤ ልኮልኝ በፖስታ ቤት አማካኝነት ልክ ፖስታው ሲደርሰኝ ደውዬ አባቴ ደረሰኝ እኮ ልለው እችላለሁ። ስለዚህ ደረሰኝ የሚለው ቃል ልክ እኔ መቀበሌን እኔ ጋር እንደደረሰ የማስረዳበት ነው የሚሆነው ማለት ነው። ስለዚህ ደረሰ ከሚለው ቃል የተወሰደ ሆኖ። እኔ እንደደረሰኝ በግለሰብ ደረጃ የተላከልኝ ነገር ለኔ እንደደረሰኝ የማረጋግጥበት ነው ማለት ነው። ብዙ ነገሮችን ደረሱኝ ደረሰኝ ብዬ አረጋግጬ አውቃለሁ። ለምሳሌ የዛሬን አያርገውና ባለፈው አመት ባለፈው ሁለት አመት አካባቢ ለልጆቼ ማር ገዝቼ ነበር። ከሌላ ሀገር ነው ያስመጣሁት ማሩን እና የላከልኝ ሰው አድራሻዬን እና ስልኬን ብቻ ተቀብሎ በመኪና ነበር የላከልኝ። ከዛ ልክ ሲደርሰኝ ደወልኩና በጣም አመሰግናለሁ የላክልኝ ነገር ደረሰኝ እለዋልው ወይም የላክልኝ ማር ደረሰኝ እለዋለሁ ማለት ነው። ይሄ ብቻ አይደለም። በተለያዩ አጋጣሚዎች የተላኩልኝ ነገሮች እንደደረሱኝ ወይም ደግሞ ያስቀመጥኳቸው ነገሮች እኔ ጋር መድረስ እንደቻሉ ማስረዳት እንችላለን። ሌላው ደግሞ ደረሰኝ ስንል ወረቀት ሊሆን ይችላል። ለምሳሌ ባለፈው ሳምንት ወይም ባለፈው አመት እቃዎችን በገዛሁባቸው አጋጣሚዎች ደረሰኝ ተሰጥቶኛል። ለምሳሌ ስቶቭ ስገዛ ስቶፕ ከገዛሁ በኋላ ስቶፕ የሸጠልኝ ሰው ደረሰኝ አዘጋጅቶልኛል ወይም ደግሞ በእንግሊዘኛው ፋክቱር የሚባለው ማለት ነው። ስለዚህ ደረሰኝን በብዙ አይነት መልኩ እንትን ልንል እንችላለን ልናገኝ እንችላለን ማለት ነው። ለምሳሌ ከደረሰኞች አንዱ ባንክ ቤት የሚሰጠን ስቴትመንት ወይም ደግሞ በባንክ አማካኝነት የምናገኘው ደረሰኝ ነው። ለምሳሌ በየጊዜው የውሃ ክፍያ የምከፍለው በባንክ ነው። ስለዚህ በባንክ ክፍያዎችን በምከፍልበት ጊዜ ደረሰኝ ይሰጠኛል ማለት ነው ሲደርሰኝ ሲደርሳቸው ወይም ደግሞ የተባለውን ገንዘብ ሳስገባ ደረሰኝ ይሰጡኛል ማለት ነው። ስለዚህ ደረሰኝን በብዙ አይነት መልኩ ልንገልጸው እንችላለን። ስለደረሰኝ ይሄን ያክል ካልኩ ይበቃል ማለት ነው።

ሚስት ማለት የትዳር ጓደኛ ማለት ነው የትዳር ጓደኛ ሲባል አንድ ሰው ወይም ሚስት ሲባል አንድ ሰው በብዙ አይነት መልኩ ሊገልጻት ይችላል ለኔ ግን ሚስቴ ማለት የትዳር ጓደኛዬ የልጆቼ እናት እንዲሁም ደግሞ በብዙ መልኩ ህይወትን የምትጋራኝ በእያንዳንዱ በምሄድበት ቦታ ሁሉ አብራኝ የምትሄድ ሲከፋኝም የሚከፋት ስደሰት የምትደሰት የማደርጋቸውን ነገሮች በሙሉ ለእሷ ማዋያት በተለይ በተለይ በቤተሰቡ ውስጥ የምወስናቸው ውሳኔዎች ሲኖሩ ሁሉ እያንዳንዱን ነገር የእሷን ፈቃድ ሳልጠይቅ የማላደርግ ናት ማለት ነው። ስለዚህ ሚስት ማለት የልጆቼ እናት ልጆቼን ከልጆቼ ጋር በስጋ እና በደም የተሳሰረች ለቤቷ ቋሚ የሆነች ቤቷን ለማሳደግ የራሷን ጥረት የምታደርግ የልጆቿን ልብስ የምታጥብ የቤተሰቦቿን ልብስ የምታጥብ ለልጆቿና ለቤተሰቦቿ ምግብ የምታዘጋጅ ናት ሚስት ማለት። ስለዚህ ሚስት ማለት በመጀመሪያ ደረጃ ሴት ናት ሚስት ማለት ሴት ከመሆኗ ባሻገር ለአቅመ ሄዋን የደረሰች ባል ያገባች ሴት ማለት ናት ሚስት ማለት ባል ከማግባት ባሻገር የቤተሰብ ሀላፊነት ያለባት ሴት ናት ከዛ ባሻገር ትልቅ ድርጅት ወይም ደግሞ ቤተሰባዊ የሆኑ ነገሮችን የምትመራ ሀላፊነት የሚሰማት ለብዙዎች ምሳሌ መሆን የምትችል በቤት ውስጥም ከቤት ውጭም በተለያዩ ተግባራት ላይ የምትሰማራ ሴት ናት ማለት ነው ስለዚህ ስለ ሚስት ስናወራ በነገራችን ላይ ሚስትን የሚያክል በአለም ውስጥ ከባድ ስራ የሚሰራ ጠንካራ የሆነ በተፈጥሮ ከእግዚአብሔር የተሰጠው ጸጋ ያለው ሰው አይገኝም። ስለዚህ ሚስት ማለት ሴት ናት ሚስት ማለት እናት ናት፣ ሚስት ማለት ሁሉም ነገር ናት፣ የቤቷ ምሶሶና ዋልታና አቋም ናት ማለት ነው ስለዚህ ሚስት ለቤተሰቧ የምትሞት ናት ማለት ነው

መታጠቢያ ስንል ብዙ ነገሮችን ልናነሳ እንችላለን ምክንያቱም ስለመታጠቢያ ስናነሳ ብዙ ሀሳቦች ሊመጡ ስለሚችሉ ማለት ነው። ስለመታጠቢያ ስናነሳ ለምሳሌ የመታጠቢያ ቦታን ልናስብ እንችላለን ስለመታጠቢያ ስናነሳ የመታጠቢያ ሳሙናን ልናነሳ እንችላለን ስለመታጠቢያ ስናነሳ ገላችንን ስለምናሽበት የመታጠቢያ እቃዎች ልናነሳ እንችላለን ማለት ነው። ስለዚህ መታጠቢያ ስንል ማጽጃ ወይም ደግሞ ቆሻሻ ማስለቀቂያ የሚል ትርጉም እንሰጠዋለን ማለት ነው። ስለዚህ ብዙ አይነት መታጠቢያዎች አሉ። ለምሳሌ ገላችንን ለመታጠብ ከሆነ ሻወር ቤት ሄድን መታጠቢያ ማግኘት እንችላለን። እንዲሁም ደግሞ የመታጠቢያ ገንዳዎች ያሉባቸው ትላልቅ ሆቴሎች ውስጥ ሄደን ገንዳ ውስጥ ሆነን ገላችንን ልንታጠብ ወይም መታጠቢያ ልናገኝ እንችላለን። እንዲሁም ደግሞ የተለያዩ ሳፋዎችን በመጠቀም ልክ እንደመታጠቢያ ልንጠቀምባቸው እንችላለን ማለት ነው። ስለዚህ ከባህላዊው እስከ ዘመናዊው ድረስ የተለያዩ አይነት መታጠቢያዎች አሉ ማለት ነው። ስለዚህ መታጠቢያ ስንል ትርጉሙ እንደየሰው ይለያያል ማለት ነው። ለምሳሌ እኔ ገላዬን የምታጠበው ቤት ውስጥ ሳፋ አስቀምጬ በባልዲ ውሃ ያቅርቡልኝ እና በመጥለቂያ እየጠለኩ ፀጉሬ ላይ ወይም ራሴ ላይ እያፈሰስኩ ሳሙና እየመታሁ በዚህ አይነት መልኩ ገላዬን የምታጠበው ስለዚህ ለኔ መታጠቢያዬ ሳፋዬ ነው። ወይም ደግሞ ቤት ውስጥ ያለው ፕላስቲክ ነው ማለት ነው። ለአንዳንዱ ደግሞ መታጠቢያው የሚሆነው ምናልባት ቤቱ የመታጠቢያ ቤት ሊኖረው ይችላል ስለዚህ እዛ ቤት ውስጥ በመግባት ሊታጠብ ይችላል ማለት ነው። ስለዚህ ለዚህ ሰው መታጠቢያው ቤቱ ነው ማለት ነው። ወይም ደግሞ የመታጠቢያ ቤቱ ወይም ሻወር ቤት የምንለው ነው ማለት ነው። ለአንዳንዱ ደግሞ መታጠቢያውን የሚያገኘው በትላልቅ ሆቴሎች ውስጥ ባሉ የመታጠቢያ ቤቶች ሊሆን ይችላል ለዚህ አላማ ተብሎ የተሰሩ መታጠቢያ ቤቶች በየሆቴሉ ስለሚገኙ ማለት ነው። ሌላው መታጠቢያ ስንል በቁም ቆመን የምንታጠብባቸው ለሻወር ቤት የተዘጋጁ መታጠቢያዎች አሉ። እንዲሁም ደግሞ ተኝተን በገንዳዎቹ ውስጥ ገላችንን ልንታጠብ እንችላለን ስለዚህ መታጠቢያዎች ብዙ አይነት ነው የሚሆኑት ማለት ነው። ሌላው አሁን የተናገርኩት የመታጠቢያ ቦታን በተመለከተ ነው። ነገር ግን የመታጠቢያ እቃዎችን በተመለከተ ደግሞ ለምሳሌ ለመታጠቢያ የምትጠቀምበት የሳሙና አይነት ምን አይነት ነው የሚለውን ማንሳት እችላለሁ? ስለዚህ ገላዬን ለመታጠብ ለምሳሌ ላይፍ ቦይ የሚባል ሳሙና እጠቀማለሁ ስለዚህ ለገላ መታጠቢያ የምጠቀመው ላይፍ ቦይ ነው። ለ እቃ ማጠቢያና መታጠቢያ ደግሞ የምንጠቀምባቸው ለእቃ የተዘጋጁ የተለያዩ ፈሳሽ ሳሙናዎች ሊኖሩ ይችላሉ። ስለዚህ እነዚህን እንጠቀማለን ማለት ነው። ከዚህ ባሻገር ሌሎች መታጠቢያ ብለን የምናስባቸው ነገሮች ይኖራሉ። ስለዚህ ብዙ አይነት የመታጠቢያ አይነቶችን ልንጠቀም እንችላለን ማለት ነው።

ማየት ማለት ከአይን ጋር የተያያዘ ነገር ነው። ማየት ተፈጥሮአዊ ጸጋችን ነው እግዚአብሔር የሰጠን ነው እንደሚታወቀው ከግንባራችን ዝቅ ብሎ ከአፍንጫችን ከፍ ብሎ። መሃል ላይ ሁለት አይኖች የተሰጡን ፍጡራን ነን። ስለዚህ እነዚህን አይኖች በመጠቀም ማየት የምንፈልገውን ነገር ማየት እንችላለን ማለት ነው። ለምሳሌ በአይኖቻችን አማካኝነት ብዙ ነገሮችን ማየት እንችላለን ሰማይን ማየት እንችላለን። ቤተሰቦቻችንን ማየት እንችላለን የስራ ባልደረቦቻችንን ማየት እንችላለን ህንፃዎችን ማየት እንችላለን መንገዶችን ማየት እንችላለን አስፓልት ማየት እንችላለን ሱቆችን ማየት እንችላለን ከብቶችን ማየት እንችላለን። በጎችን ማየት እንችላለን ስለዚህ ማየት ተፈጥሮአዊ የሆነ ከእግዚአብሔር የተሰጠን ጸጋና የ የአካላችን አካላችን ነው ወይም ደግሞ የአካላችን አንድ ፓርት ነው ማለት ነው። ስለዚህ በአይናችን እናያለን ስለዚህ ከአምስቱ የስሜት ህዋሳት አንዱ ነው ማለት ነው። ስለዚህ ከአምስቱ የስሜት ህዋሳት አንዱ አይን ነው። አይን ደግሞ የሚያገለግለው ለማየት ነው ስለዚህ እኛ ደግሞ ማየት እንችላለን። ስለዚህ ልክ እንደኛ ማየት የሚችሉ በሙሉ አይን ያላቸው ናቸው ማለት ነው። ለምሳሌ ማየት ከሚችሉ ነገሮች መካከል እንስሳትን መውሰድ እንችላለን ልክ እንደ እኛ ሁለት አይን ያላቸው እንስሳቶች አሉ። ስለዚህ አይናቸውን በመጠቀም ማየት የሚፈልጉትን ነገር በቀላሉ ማየት ይችላሉ ማለት ነው። ስለዚህ ማየት የሚለው ቃል ቅድም እንደተናገርኩት ከአይን የመጣነው አይን ከሌለ ማየት የሚባለው ነገር አይኖርም ማለት ነው። ስለዚህ እኔ ብዙ ነገሮችን አያለሁ በተለይ በተለይ ቅዳሜና እሁድ ከጓደኞቼ ጋር ለመዝናናት የተለያዩ ቦታዎች እሄዳለሁ። ከእነዚህም ቦታዎች አንዱ የእግር ኳስ የምናይበት ወይም ዲሽ ቤት ነው ማለት ነው። ስለዚህ ዲሽ ቤት በመሄድ የእግር ኳስ ጨዋታዎችን አያለሁ። እንዲሁም ደግሞ ስቴዲየም እዚሁ ከተማ ውስጥ ስቴዲየም የተለያዩ የክለቦች ውድድር ስላለ የክለቦች ውድድር በሚኖርበት ጊዜ ቀጥታ ወደ ስቴዲየም እሄድና ኳሶችን አያለሁ ማለት ነው። ይሄ ብቻ አይደለም። የተለያዩ የታመሙ ሰዎችን አያለሁ በቅዳሜና እሁድ በተለይ እንደገና የወለዱ ሰዎች ካሉ አያለው ስለዚህ ማየት የተሰጠን ጸጋ ነው። ማየትን የምንፈጽመው ደግሞ በአይናችን ነው። ስለዚህ ማየት ማለት መመልከት ማለት ነው። ስለዚህ በአይናችን አማካኝነት ብዙ ነገሮችን ልናይ እንችላለን ማለት ነው። ስለዚህ አይን ለማየት ያገለግላል ልክ ጆሮን ለመስማት ያገለግላል እንደምንለው ሁሉ አይን ደግሞ ለማየት ያገለግላል ማለት ነው። ስለዚህ ማየት የተፈጥሮ ጸጋችን ነው በአይናችን አማካኝነት ነው የምናየው ከአምስቱ የስሜት ህዋሳት መካከል አንዱ ነው ማለት ነው።

ኩባንያ ማለት ድርጅት ነው። የተለያዩ ኩባንያዎች አሉ። እነዚህ ኩባንያዎች አላማቸው ለተለያየ ጉዳይ ሊመሰረት ይችላል። አንዳንዶቹ ኩባንያዎች። ለሃይማኖታዊ ጉዳዮች የሚቋቋሙ አሉ። አንዳንዶቹ ደግሞ ለእርዳታ ድርጅት ተባብሎ የሚቋቋሙ ኩባንያዎች አሉ። አንዳንዶቹ ለትምህርት ተግባራት የሚተጉ ኩባንያዎች አሉ። ስለዚህ የተለያዩ አይነት ኩባንያዎች በሀገራችን ይኖራሉ። ለምሳሌ ሃይማኖታዊ የሆኑ ኩባንያዎች ዛሬ ላይ ትንሽ ሰዎች ከተሰበሰቡ። ሃይማኖት መፍጠር መብቴ ነው በሚል ብዙ ሃላፊነትም የጎደላቸው ሰዎች ኩባንያዎቹን ሲያቋቁሙ እናገኛለን። እነዚህ ሰዎች ለራሳቸው ትክክል አይደሉም። በአንጻሩ ደግሞ። እነዚህን ተግባራት በሚያከናውኑበት ጊዜ። ትክክለኛውን መንገድ መከተል ይኖርባቸዋል። ስለዚህ ኩባንያ ቅድም እንዳልኩት የድርጅት ወይም ደግሞ የፋብሪካ ወይም ደግሞ። አንድ ራሱን የቻለ ራሱን ችሎ የሚቆም። በሀብትም በሁሉም ነገር የተሟላ። ነገር ያለው ድርጅት ነው ማለት ነው። ስለዚህ ድርጅት ድርጅትን ደግሞ በብዙ አይነት መልኩ ልንገልጸው እንችላለን። በርግጥ ኩባንያ ስንል አቅም ያላቸው ፋይናንሻሊ ወይም የገንዘብ አቅም ያላቸው። በስራቸው ሰራተኞችን ቀጥረው ማሰራት የሚችሉ በደንብ ሁሉን ነገር ማከናወን የሚችሉ ናቸው። ስለዚህ ኩባንያ የምንለው። ድርጅቶች ሆነው የተለያዩ የፋብሪካ ስራዎችን የሚሰሩ። የተለያዩ ስራዎችን ማከናወን የሚችሉ ተቋማት ናቸው ማለት ነው። ስለዚህ ኩባንያ ሲባል ለኔ እንደ አንድ ተቋም ነው ነገር ግን። ይሄ ኩባንያ ለየትኛው አይነት ስራ ነው። የቆመው የሚለው እሱ ጥያቄ ምልክት ውስጥ የሚቀመጥ ነው ማለት ነው። ምክንያቱም የተለያዩ የተለያዩ አይነት ስራዎችን ይሰራሉ። ለምሳሌ አንዳንድ ኩባንያዎች ከወተት ተዋጽኦ ጋር ያለ ስራ ሊሰሩ ይችላሉ። አንዳንድ ኩባንያዎች ደግሞ ከበሬና ከላም ጋር ከስጋ ጋር የተያያዘ። ስራዎችን ሊሰሩ ይችላሉ። ስለዚህ ለስራዎቻቸው ያመች ዘንድ ጥሬ እቃዎችን በስርዓት ሰብስበው በአቅማቸው ልክ። የሚያመርቱ የተለያዩ ድርጅቶች ጥርቅም ነው ኩባንያ የሚባለው ብዬ ነው የማስበው። ስለዚህ ኩባንያ የድርጅቶች ስያሜ ነው። ወይም ደግሞ የፋብሪካዎች ስያሜ ነው ማለት ነው።

ኩሽና ማለት የተለያዩ ነገሮችን ማብሰያ ቤት ማለት ነው ወይም ደግሞ አንዳንድ አከባቢ ኩሽና የሚለውን ቃል ማዕድ ቤት ብለው ይጠሩታል። ስለዚህ ብዙ ጊዜ ኩሽና ውስጥ የምናዘጋጃቸው ነገሮች በሙሉ የምንመገባቸው ነገሮች ናቸው። በኩሽና ውስጥ እንጀራ ይጋጋራል። ውስጥ ዳቦ ይጋገራል። በኩሽና ውስጥ ቆሎ ይቆላል በኩሽና ውስጥ ቂጣ ይጋገራል። ስለዚህ የተለያዩ የምግብ አይነቶችን የምናዘጋጅበት ቦታ ነው ማለት ነው። ስለዚህ ኩሽና ማለት በአጭሩ ማዕድ ቤት ማለት ነው ማለት ነው። ስለዚህ ማዕድ ቤት ወይም ኩሽና ብለን ልንጥራው እንችላለን ማለት ነው። ኩሽና ስንል ብዙ ጊዜ ኩሽና በሚል ቃል የሚያውቁት እዚህ እኛ አካባቢ ወይም አዲስ አበባ አካባቢ ያሉ ሰዎች ወደ ሀረር አካባቢ ወደ ድሬዳዋ እና የመሳሰሉ አካባቢዎች ብዙ ጊዜ ኩሽና ይሉታል። ወደ ሰሜኑ ፓርት ስንሄድ ደግሞ ኩሽናን ማዕድ ቤት ይሉታል። ስለዚህ ማዕድ ቤት ማለት ኩሽና ማለት ነው። ወይም ደግሞ ኩሽና ማለት ማዕድ ቤት ማለት ነው። ስለዚህ ኩሽና ቅድም እንደነገርኳችሁ ወይም ቅድም እንዳወራሁት የተለያዩ ምግቦች የሚዘጋጁበት የተለያዩ ማብሰል የምንፈልጋቸውን የምናበስልበት ቦታ ነው። ቅድም እንዳልኩት እንጀራ የምንጋግረው ኩሽና ነው። ምናልባት ከቤታችን ልናቦካ ሊጡን ልናዘጋጅ ልንል እንችላለን ከዚያ በኋላ ግን ወደ ኩሽና ሄደን ምጣዶቻችንን በማስማት ወይም ደግሞ እሳት በማቀጣጠል የምንጋግራቸውን ነገሮች እንጋግራለን ማብሰል የምንፈልጋቸውን ነገሮች እናበስላለን ማለት ነው። ስለዚህ ኩሽና እንደ አጠቃላይ የምግብ ማብሰያ ቦታ ነው። ወይም ደግሞ ማዕድ የምናዘጋጅበት ቦታ ነው። ማዕድ ማለት የምግብ ገበታ ማለት ነው። ስለዚህ እነዚህ ነገሮች በሙሉ የሚዘጋጁት ኩሽና ውስጥ ነው ማለት ነው። ኩሽና ውስጥ ብዙ ነገሮችን ልናስቀምጥ እንችላለን። አንደኛ ሰፊ ከሆነ የምናበስልባቸውን እቃዎች ልናስቀምጥ እንችላለን ለምሳሌ ኩሽና ውስጥ እነ ምጣድ ሊኖሩ ይችላሉ ለማብሰል የሚጠቅሙን ማገዶች ወይም እንጨት ሊኖር ይችላል። እነአከምባሎ ሊኖሩ ይችላሉ ስለዚህ ኩሽና ውስጥ ብዙ የተለያዩ ለማብሰያ የሚያገለግሉ እቃዎችን ልናገኝ እንችላለን ማለት ነው። ሌላው የግላችን ኩሽናው ሌላ ሰው በህብረት የማንጠቀምበት የግላችን ከሆነ በቀላሉ የምንፈልጋቸውን ነገሮች እዚያው ውስጥ ልናስቀምጥ እንችላለን። ለምሳሌ የእንጀራ ሞሶባችን ኩሽናችን ሊሆን ይችላል። ስለዚህ ኩሽና ሄደን እንጀራ ወይም ደግሞ ማምጣት የምንፈልገውን የሚበላ ነገር ለቤታችን ሄደን ልናመጣ እንችላለን ማለት ነው። ስለዚህ ኩሽና በብዙ አይነት መልኩ ሊጠቀስ ይችላል። ለምሳሌ ቅድም እንዳልኩት ኩሽናው ቤታችን ውስጥ ያለ የእኛ የግላችን ሌላ ሰው የማይገባበት ከሆነ ሁሉም እዚያ ውስጥ የምናስቀምጣቸው እቃዎች ምግባችንን ለማዘጋጀት የሚያገለግሉ ናቸው። ለምሳሌ ኩሽና ውስጥ ብረትድስት ሊቀመጥ ይችላል ድስቶች ሊቀመጡ ይችላሉ። የሊጥ ቡሀቃ ሊቀመጥ ይችላል ሊጥ እራሱ ሊቀመጥ ይችላል ከዚያ ባሻገር መሶቦች ሊቀመጡ ይችላሉ። ከእነ እንጀራቸው እንዲሁም የታጠበ ላስቲክ የእንጀራ ላስቲክ ሊቀመጥ ይችላል። የማብሰያም የማገዶ እንጨቶች ሊቀመጡ ይችላሉ። ምጣድ ሊቀመጥ ይችላል። ኩሽና ውስጥ እነ አክምባሎ ሊቀመጡ ይችላሉ። ኩሽና ውስጥ እነ ማበለቻ ወይም ማሰሻ ሊቀመጡ ይችላሉ። እንዲሁም ለማሰሻ የሚጠቅሙንእነ ጎመንዘር ኩሽና ውስጥ ሊቀመጡ ይችላሉ ማለት ነው። ስለዚህ ኩሽና ውስጥ ብዙ ነገሮችን ልናስቀምጥ እንችላለን ማለት ነው። እና ኩሽና ማለት ያው ምግባችንን የምናዘጋጅበት ቦታ ነው። ብዙ ጊዜ ኩሽና በተለይ በተለይ በእንጨት ከሆነ ምግባችንን የምናዘጋጀው በጣም ጥቁር የሆነ ግድግዳ ጥቁር የሆነ ጣሪያ ያለው ነው የሚሆነው ማለት ነው። ምክንያቱም ይሄ ጥቁረት የሚመጣው ከ ጭሱ የተነሳ ነው ማለት ነው። በተለይ በእንጨት ምናበስል ከሆነ ከፍተኛ የሆነ ጭስ ነው የሚኖረው። ጭስ ደግሞ ቤት ውስጥ ሲጠራቀም በጣም የታፈነ ነው የሚሆነው። በጭሱ አማካኝነት ግድግዳውና ጣራው ሙሉ በሙሉ ጥቁር ይሆናል ማለት ነው። ስለዚህ ኩሽና በጭስም ይሁን በኤሌክትሪክም ይሁን ምግብ የምናዘጋጅበት ማዕዳችንን የምናዘጋጅበት ቦታ ነው ማለት ነው። ስለዚህ በአጭሩ ኩሽና ማለት የማዕድ ቤት ነው ብለን ብንናገር ትክክለን ማለት ነው

ብድር ማለት የሚመለስ ነገር ግን አሁን ላይ ፈልገነው ለእኛ ሰዎች የሚያደርጉልን ነገር ነው። ጠይቀናቸው የሚያደርጉልን ነገር ነው። ለምሳሌ ቤት የሚሰራ ሰው ከተለያዩ ቦታዎች ገንዘብ ሊበደር ይችላል ምክንያቱም እጁ ላይ ያለው ገንዘብ ቤቱን ሰርቶ ማጠናቀቅ እንዲችል የማያደርገው ከሆነ ገንዘብ ካላቸው አካላት በወለድም ይሁን በሌላ መልኩ ይበደራል ማለት ነው። ስለዚህ ያንን ብድር እንለዋለን ብድር ማለት ከስያሜው እንደምንረዳው ተበደረ ከሚለው ቃል የተወሰደ ስለሆነ መበደር ማለት ደግሞ ካላቸው ሰዎች በውሰት አመጣ ማለት ነው። ተውሶ ያመጣውን ነገር ብድር እንለዋለን ምክንያቱም ይሄ ይሄ ብድር መጥቶ የሚቀር ሳይሆን ተመልሶ የሚሄድ ነገር ስለሆነ ጊዜውን ጠብቆ ቀስ ብሎም ሊሆን ይችላል ጊዜ ገዝቶ ተመልሶ ለዋናው ባለ ንብረት የሚመለስ ነገር ስል ስለሆነ ተበድረን ነው ለጊዜያዊነት ነው ወደ እኛ የምናመጣው ማለት ነው። እንደሚታወቀው ብዙ ጊዜ ሰዎች ቤት ሲሰሩ በ አንድ ጊዜ መስራት ስለማይችሉ በተለይ መንግስት ሰራተኛ ስንሆን ከመንግስት ደሞዛችን ላይ ስለሆነ አጠራቅመን ቤት የምንሰራው በአንድ ጊዜ መስራት ስለማንችል በተለያዩ አማራጮች ብድር እንበደራለን በተለይ በተለይ ከ ባንክ ብድር የምንበደርባቸው አጋጣሚዎች ካሉ እነዛን አጋጣሚዎች እንጠቀምባቸዋለን ማለት ነው። ስለዚህ ባንኩ ብድር ለኛ ሲያበድረን በ አስራ አንድ ነጥብ ምናምን ወለድ ያበድረናል ማለት ነው። ስለዚህ የተበደርነውን ብድር በ ሶስት አመት ወይም በ አምስት አመት እንደ ውላችን እና እንደ መክፈል አቅማችን ተመላሽ እናደርጋለን ትንሽ ትንሽ እየቀነስን ማለት ነው። ምናልባት የተበደርነው አምስት መቶ ሺህ ብር ቢሆን እስከ አምስት አመት ስንመልሰው እስከ ስድስት መቶ ሺህ ብር እና ከዛ በላይ ልንከፍል እንችላለን ማለት ነው። ስለዚህ አበዳሪው አካል ለእኛ በ ማበደሩ ምክንያት በ ወለድ አማካኝነት የሚያድግበት ወይም ደግሞ የእሱን ስራ የሚያከናውንበት በቂ የሆነ ብር ወይም በቂ የሆነ ገንዘብ ያገኛል ማለት ነው፣ ስለዚህ ብድር ማለት ጽንሰ ሀሳቡ ይሄ ነው። ከብር ጋር አገናኘነው እንጂ ብድር በብዙ አይነት መልኩ ሊገለጽ ይችላል ለምሳሌ ወደ ገጠሩ ማህበረሰብ ብንሄድ አንድ ገበሬ ከሌላኛው ገበሬ ወይም ጎረቤቱ ካለ ገበሬ የተለያዩ ነገሮችን ሊበደር ይችላል ለምሳሌ፣ ዘር ሊበደር ይችላል ለምሳሌ፣ እህል ሊበደር ይችላል ለምሳሌ፣ ናፍጣ ወይም ደግሞ ቤንዚን ወይም ደግሞ ለኩራዝ ማብራያ የሚሆን ነዳጅ ሊበደር ይችላል፣ እንዲሁም ሌሎችን ነገሮች ሊበደር ይችላል። አይደለም ይህንን ለምሳሌ አህያ ሊበደር ይችላል ለምሳሌ እኛ አካባቢ በዙሪያችን ባሉ ገጠሮች ዙሪያ ለምሳሌ አንድ አህያ ሜዳ ላይ እየጋጠ ከሆነ ወይም ስራ ከሌለው እና ጎረቤቱ ደግሞ ወደ ወፍጮ ቤት መምጣት ካለበት ወደ ከተማ ወፍጮ ቤት እህል ሊያስፈጭ መምጣት ካለበት እና ያያውን ግልጋሎት ከፈለገ ለባለቤቱ እባክህን አህያህን አበድረኝ ልበደርና ብድር ይኖርብኛል እኔም ሌላ ጊዜ ማበድር የምሰጥህ ነገር ይኖራል ስለዚህ ለአሁን አህያ አህያህን ልጠቀም በሚል አህያውን ተበድሮ ይዞት ወደ ከተማ ይመጣል እህል አሸክሞ አህያውን ይዞ ወደ ከተማ ይዞ መጥቶ አስፈጭቶ ይዞበት ይመለሳል ማለት ነው። ስለዚህ ይሄ ብድር ነው ከዚህ ጋር እኩል የሆነ ባይሆን እንኳን ተመጣጣኝ የሆነ ነገር ነገ ከነገ ወዲያ ለዛኛው ገበሬ ደግሞ ያደርግለታል ማለት ነው። ስለዚህ ብድር ማለት ቅድም እንዳልኩት የኛ ያልሆነን ነገር እኛ አቅም ስለሌለን በሰአቱ ያሉብንን ችግሮች መቅረፍ ስላልቻልን ካላቸው ሰዎች እንዲሰጡን የምንጠይቀው ነገር ነው ማለት ነው። ስለዚህ ከእነሱ ከጠየቅን በኋላ ከእነሱ ባገኘነው ነገር መስራት የምንፈልገውን ነገር አሁን ላይ እናከናውንና ነገር ግን በተሰጠን ጊዜ ገደብ የተበደርነውን ነገር ነገር በአንድም በሌላም ቀስ አድርገን እንመልሳለን ማለት ነው። ስለዚህ ብድር ማለት የኛ ያልሆነ የሰዎች የሆነ ነገር ግን ለእኛ በዚህ ሰዓት በጣም የሚያስፈልገን ያንን ነገር ማግኘታችን ብዙ ሪሊፍ የሚሰጠን ወይም ደግሞ እረፍት የሚሰጠን ቤት መስራት ከሆነ ቤት ለመስራት ለህክምና ከሆነ ለህክምና ስራ ለመጀመር ከሆነ ስራ ለመጀመር እንዲሁም፣ ለተለያዩ ጉዳዮች የምንቀበለው ብር ማለት ነው። ወይም ደግሞ ያላቸው ሰዎች ለ እኛ አዝነውም ሊሆን ይችላል እንደገና የራሳቸውን ጥቅም አስብውም ደግሞ ሊሆን ይችላል ብቻ በተለያዩ አጋጣሚዎች እነሱ የራሳቸውን ጥቅም በማስቀደም ለእኛ የሚያበድሩበት ነገር የሚያበድሩን ነገር ነው ማለት ነው። ስለዚህ ብድር ማለት ውሰት ማለት ነው። በአጭሩ እንዋሳለን ስንመልስ ግን ያቆየንበትን ጊዜ ግምት ውስጥ ከተን መክፈል ያለብንን ወይም መመለስ ያለብንን ገንዘብ ከዋናው ከተቀበልነው ጋራ አድርገን የምንመልሰው ነገር ነው ማለት ነው። ስለዚህ ሰዎች በብድር ቤታቸውን ሰርተዋል ሰዎች በብድር ህክምና አግኝተዋል ሰዎች በብድር ብዙ ነገሮችን አግኝተዋል ስለዚህ ብድር በጣም አስፈላጊ ነገር ነው። ጊዜውን ጠብቆ ሲመጣ ደግሞ የበለጠ ደስ የሚል ነገር ነው ማለት ነው። ስለዚህ